አዎ ዶሮ አለኝ ዶሮ አለኝ። ዶሮ ያው ለተለያየ ነገር ይጠቅማል በተለይ ደግሞ በዓል ሰዓት እኛ አካባቢ ዶሮ ነው በብዛት የሚበላው። በዓል ላይ አሁን ለምሳሌ ያለንበት ወቅት አሁን በዓል ነው። እና ሁሉም ሰው ቤት ዶሮ ይታረዳል። እንደ ተጨማሪ ስጋ ከበግ ከላም ከከብቱ ተጨማሪ የስጋ በል ዘር አንዱ ዶሮን ነው የምንጠቀመው። ዶሮ መጀመሪያ እንግዳ ሲመጣ በደንብ ተስርቶ እንቁላል ዶሮ በደንብ ታጥቦ ተሰርቶ የሚቀርበው የምግብ አይነት አንዱ ዶሮ ነው። አዎ እኔም አሁን ላይ ዶሮ በዓልም ስለሆነ ዶሮ አለኝ። ዶሮም በተለያየ አይነት መልኩ ይዘጋጃል ነገር ግን እኛ አካባቢ ዶሮ ባህላዊ ምግብ ነውና እንደ ዶሮ ወጥ ተብሎ ይጠራል። ዶሮ እንዴት አድርገን እንሰራዋለን በደንብ ስልሱ ተቁላልቶ ሽንኩርት የተለያዩ ማቴሪያዎች ቲማቲም መነም ሽንኩርት ተጀምሮ ስልሱ በደንብ ይቁላላል በርበሬ በደንብ ይደረጋል። ለሰአት ለግማሽ ሰዓት ያክል ለሰላሳ ለአንድ ሰዓት ያክል በደንብ ይቁላል ስልሱ። በጣም በደንብ ነው የሚቁላላው በደንብ ስጎ ከተሰራ በኋላ። ዶሮ ይበለታል ይታረዳል ዶሮ ከተረደ በኋላ ምንም ይበለታል ይበልጣል። ዶሮ አስራ ሁለት ክፍሎች አሉት። ሲታረድ ስጋው ያን ክፍሎች በደንብ ተደርጎ ይታጠባል ዶሮ በደንብ ካልታጠበ የዶሮ ሽታ ስለሚኖረው። በደንብ ንጽህናውን ለመጠበቅ ሲባል በሎሚ በተለያዩ አይነት መንገዶች ያሉት የማጠቢያ ዶሮ ሲታተረደ በኋላ ለማጠብ ስጋው ከዛ መንገድ ይታጠባል። ከዛ ዶሮ በደንብ ታጥቦ። ምንም እየታጠበ በውሃ በሎሚ እየተዘፈዘፈ ምንም ከታጠበ በኋላ ካቁላላነው ስልስ ላይ እንጨምረዋለን። ያን ያቁላላነው ስልስ ጎ ስልስ ላይ ዶሮውን ከጨመርን የዶሮ ስጋውን ከጨመርን በኋላ። በደንብ አድርገን በዶሮ ስጋ እየጠበስን በደንብ እስኪበስል ስጋው እናቆየዋለን ከዛ ከበሰለንን በኋላ እናወጣና ሲበርድ በደንብ የሚጣፍጥ ምግብ ሆኖ እንበለዋለን ማለት ነው። እና ዶሮውን እኛ አካባቢ የዶሮ ወጥ ለባህላዊ ምግብ አንዱ ባህላዊ ምግብ አንዱ ዶሮ ወጥ ነው። በተለይ በበዓላት ወቅት በጣም የተለመደ ነውና። ሁሉም አካባቢ ሁሉም ቤት በሚባል ደረጃ በበዓል ሰሞን ዶሮ አይጠፋም። እኛም ጋር አሁን በዓል አለ የገና በዓል እንደመሆኑ መጠን በየቤቱ ዶሮ ይሰራል ማለት ነው። እና እኔም አሁን ዶሮ አለኝ። ቤታችን ላይ የተለያዩ ዶሮዎች አሉን። እነሱንም እንጠቀማለን እናርዳለን እሱን አርደን ስጋው እንበላለን። ሲቀጥል ደግሞ ማርባት የሚያረቡ ሰዎችም አሉ። እኔ ግን አሁን ለራሴ በዓል ሲሆን ደሮ ገዝቼ ለወጥ ነው የምጠቀመውና ዶሮ አለኝ።

አዎ የስራ አሰራሮቼን እከተላለሁ። ለምሳሌ ስራ አሰራሮቼን እንዴት እከተላለሁ የሚለውን ባነሳ። በስራዬ የተለያዩ የስራ አሰራር ሂደቶች አሉ። ለምሳሌ እኔ መምህር ነኝ በመምህርነቴ ሂደት የመምህርነት ሜትዶሎጂ ቲቸር ሜትዶሎጂ አለ። የስራ አሰራሩ እሱ ነው ስድስት አይነት የስራ አሰራር። አሰራር ሂደት አሉ እሱን ተከትዬ ነው የማስተምረው። እሱን ካልተከተልኩኝ ደግሞ ወይም የስራዬን አሰራሮችን አሰራሩን ተከትዬ ካልሰራሁኝ ስራዬ ላይ እንቅፋት ይገጥመኛል። ወይም ደግሞ ስራዬ ላይ ብቁ የሆነ ጥሩ የሆነ ስራ አንሰራም የተሟላ ስራ አንሰራም። እና በዛ ምክንያት የግዴታ የስራ አሰራሬን ሂደቶቹን በደንብ ተከትዬ ነው የምሰራው ማለት ነው። በስራዬም ብቻ ሳይሆን በዛ ሳስተምር ብች ሳይሆን አጠቃላይ ስራውም የሚሰራው ብዙ የሆነ አሰራር ሂደት አለው። በዛ ምክንያ እንደዚህ በዛ ነው ተከትዬ የምሰራው። እያንዳንዱ የስራ አሰራር ሂደት ደግሞ የራሱ የሆነ ሂደት አለው እሱንም በደንብ ተከትዬ እሰራለሁ። ምክንያቱም ወደ ስራ አለም ውስጥ ስንገባ ሁሉም ስራ ዝም ብሎ በዘፈቀደ አይሰራም። የራሱ የሆኑ የአሰራር ሂደት ቅደም ተከተሎች አሉት። እሱን ተከትለን ነው የምንሰራው እንጂ ሁሉም ቦታ የየራሱ የሆነ ደግሞ የአሰራር ሂደት አለው። እንደየስራው ልዩነት እንደየስራው አይነት የየራሱ የሆነ አሰራር ሂደት ቅደም ተከተል አለውና በዛ መሰረት ነው ስራዎችን የምንሰራው ማለት ነው። እናም የስራ አሰራሮችን ስከተል ደግሞ የየራሱ የሆነ ሂደት አለው ያንን ለመከተልም ያንንም እከተላለሁኝ ምክንያቱም። ስራዎችን በምሰራበት ሰዓት ስራውን በአግባቡ መስራት ስላለብኝ። በደንብ መረዳት ማወቅ ያስፈልጋል አሰራሩ እንዴት እንደሆነ? አሰራር እንዴት እና ከምን ያን በደንብ ማወቅ ያስፈልጋል። እና በዛ ምክንያት ሰራዎችን በደንብ ተከትዬ በደንብ እያወቅኩኝ ስለ ስራው ጥልቅ እውቀት ኖሮኝ እንድሰራ ያግዘኛል። እና የስራ አሰራሮችን ሂደቶችን መከተል ደግሞ በስራ ውጤታማና ጥሩ የሆነ ውጤት ጥሩ ስራ። ለመስራት ጠቀሜታ ስላለው ስራው ስንገባ የራሱ የሆነ አስራር ሂደት እና አካሄድ ሊኖረው ይገባልም እላለሁ ማለት ነው። እናም እኔ በምሰራው ስራ ውስጥ የራሱ የሆነ የአሰራር ሂደት አለው። እሱን ተከትዬ ነው ወደ ስራ ውስጥ ገብቼ ስራን የምሰራውና የማከናውነውና። ያም ደግሞ ትልቅ ሆነ ለውጥ ውጤታማ እንደሆነ ያግዘኛል። ውጤታማም እየሆንኩኝ ነው ያለሁት በስራዬ ጥሩ የሆነ ውጤት እያስመዘገብኩ ጥሩ የሆነ ስራ እየሰራሁ ነው የምገኘው። እንደዛም ሁሉም ሰው በሚባል ደረጃ የስራ አሰራሮችን ተከትሎ ቢሰራና ስራው ላይ ውጤታማ የተሻለ ደረጃ እንዲደርስ እንዲደርስ ቢያደርግ ጥሩ ነው ብዬ ምክሬን እለግሳለሁ። አዎ እኔ የስራ አሰራሮቼን ተከትዬ ነው ስራ ሂደቶቼን ተከትዬ ነው ስራ የምሰራው። ምክንያቱም ስራዬን ውጤታማ ለመሆን ወደፊትም የምንሰራቸው ስራዎችም የራሳችሁ የሆነ የስራ ሂደቶች አሰራሮች ይኖራል። ወደፊትም የምትከተል የተከተልኩ ነው በዛ ምሰራውና። አሁንም የስራ አሰራሮችን ሂደት ተከትዬ ነው ሂደቶችን ተከትዬ ነው የምሰራው።

አዎ አሁን ሌሎችን ማስተማር እችላለሁ። ለሌሎች በተለያየ አይነት መንገድ ሌሎችንም ሰዎችን ማስተማር ይቻላል። ለምሳሌ በትምህርት ደረጃ ከሆነ። ሌሎችን የምናስተምረው እኛ የምናውቀው ሌሎች ደግሞ በዛ ነገር ላይ እውቀት ከሌላቸው እኛ የምናውቀውን ነገር። ከእኛ በታች ለሆኑ ሰዎች ማስተማር ይቻላል። ለምሳሌ ትምህርት ላይ ስንሆን ያልገባቸውን ሲጠይቁን በደንብ እነሱን ማስተማር ማስረዳት ይቻላል ሌላው ደግሞ ምንድነው? በሌላም ህይወታችን አጠቃላይ የዕለተ እለት የእለተ እለት ኑሮ ሂደታችን ውስጥ ሰዎችን ማስተማር አስፈላጊ ነው። እኛ የምናውቀውን ለሌሎች ማስረዳት ማስተማር አጠቃላይ ከእኛ ምክር የተለያየ እውቀት የሚፈልጉ አካላቶች ይኖራሉ እና በዛ ምክንያት እኔም ሌሎችን አስተምራለሁ። ለምሳሌ እኔም መምህር እንደመሆኔ መጠን አስተምራለሁኝ ከማስተምራቸው ልጆች አሉ። ትምህርት ቤት ላይ እኔም ማስተምራቸው ልጆች አሉ ከዛ በተጨማሪ ደግሞ በትርፍ ጊዜዬዬ እየወጣሁ ደግሞ በግል መማር የሚፈልጉ አሉ እነሱም ደግሞ በየቤታቸው እየሄድኩኝ አስተምራለሁኝ ማለት ነው። እና ያ ማስተማር ደግሞ በተለይ ለሀገር ደግሞ ትልቅ ጠቀሜታ አለው። ሀገሪቱ ቶሎ እድገት እንዲኖራት በእውቀት ሰው ለማበልፀግ እውቀት ላይ ለመስራት ትልቁና ወሳኙ ነገር ማስተማር ነው። ለሌሎች ማስተማር አንዱ የሚያውቀውን ነገር ሌሎችን ማስተማር ሲችል ነው። እና እኔ ደግሞ በማውቀው ልክና በማውቀው ደረጃ በአቅሜ ሌሎችን አስተምራለሁ ከእኔ በታች የሆኑትን እኔ የሚጠይቁኝ ነገር በደንብ አድርጌ መውሰድ ተማሪ እችላለሁ ማለት ነው። አንድ ሌላን ሰው ማስተማር የሚቻል የሚችል አካል ደግሞ ከእርሱም የሚጠበቅበት በስነምግባርም በእውቀትም አንዳንዴ እውቀት ይኖረንና ማስተማራን አለመቻል አለ። እና ያን ነገር ደግሞ እንዴት ይመጣል ብል? ለምሳሌ እኔ ሌሎችንም የማስተምርበት ወይም ከእኔ ሌሎች ሰዎችን የማስተምረው በማስተምርበት ወቅት ምን አደርጋለሁኝ? መጀመሪያ ስለማስተምረው ነገር በደንብ ትልቅ እውቀት እንዲኖረኝ ራሴን እፈትሻለሁ። ከዛም በተጨማሪ ደግሞ ሌሎች ሰዎች በሚገባቸው አይነት መንገድ ለማስረዳትና ለማስተማር እጥራለሁ። በማስተምርበት ወቅት ደግሞ ረጋ ያለ የተረጋጋ ማለት ለምሳሌ በጣም መፍጠን ላይኖርብኝ ይችላል። እነሱን በሚመጥናቸው ልክ ነው የማስተምረውና እንደ መምህር ሁኔታ ደግሞ በምታስተምርበት ጊዜ የሌሎችን እንዴት የምታስተምራቸውን አካላቶች እውቀታቸውን መገመት ግድ ይላል። ምንድነው የሚፈልጉት ከእኔ የሚለውን ነገር በደንብ ማወቅ ያስፈልጋል። እና አንድ ሰው ከእርሱ ሌላ ሌሎችን በሚያስተምርበት ሰዓት የሌሎችን ፍላጎትን በደንብ መረዳት በሚያስተምርበት ሰዓት እነሱን በደንብ እንዲገባቸው አድርጎ ማስተረዳትና ማስተማር መቻል አለበት። እላለሁ ምክንያቱም የሚያስተምራቸውን ትምህርት እንዲሁ ዝም ብሎ አስተምሮ እነሱ ግልጽ ካልሆነላቸው ትርጉም አይኖረውምና። በሚያስተምርበት ወቅት እነሱ የሚያስተምራቸውን ልጆች በደንብ ግልጽ አድርጎ በሚገባቸው አይነት መንገድ በሚገባቸው ቋንቋ ማስተማር መቻል አለበት ማለት ነው። ለምሳሌ አሁን ለአንድ የቴክኖሎጂን እውቀትን ያለው ሰው ስለ ቴክኖሎጂ ማስተማር ካለበት ስለዛ በደንብ ጥልቅ እውቀት መጀመሪያ ከእሱ ይጠበቅበታል። ከዛ በኋላም የሚያስተምራቸውን ሰዎች ደግሞ ምን ያክል ነው ቴክኖሎጂ እውቀታቸው? ምን ያክል ደረጃ ነው ያሉበትን የሚለውን መጀመሪያ የነሱን ያሉበትን ደረጃ ማወቅ ያስፈልጋል። ከዛ በኋላ ማስተማር ሲጀምር ደግሞ በተረጋጋ መንፈስ እሱም ያውቀውን ነገር በደንብ አድርጎ ማስረዳት መቻል አለበት ማለት ነው። እኔም ለምሳሌ መምህር እንደ መሆኔ የመጣን ሌሎች ተማሪዎችን የማስተምረው በዚህ አይነት መንገድ ነው። ለምሳሌ አንድ ርዕስ ስጀምር። ያ የማስተምረውን ርዕስ መጀመሪያ ከዚህ በፊት እውቀት አላቸው ስለዛ ምን ያክል ያውቃሉ የሚለውን ነገር እጠይቃለሁ። ከዛ ተነስቼ ነው። ያን ነገር የማስተምራቸው እና ሌሎችን አሁን እኔ ማስተማር እችላለሁ አሁንም እያስተማርኩ ነው የምገኘው ማለት ነው።

አዎ። ጨው እወዳለሁኝ ነገር ግን ጨው መብላት በርግጥ ለጤና ጥቅም የለውም በተለይ እኔ አሁን ስበላም ያመኛል ጥሩ ስሜት አይሰማኝም። ከበላው በኋላ የሆነው የሚሰማኝ ኩላሊቴን ነገር ያመኛል። ለዛም አሁን ላይ ጨው መመገብ ብዙ መመገብ አቁምያለሁኝ እየቀነስኩ ነው ግን ጨው መብላት በጣም ነው የምወደው። ለምሳሌ ምግብ ስሰራ በቃ ትንሽ ላድርግ ብዬ እንኳን አበዛለሁኝ እና ያ ነገር ደግሞ ስበላው ምግቡን ከበላሁ በኋላ በጣም ውስጤ ላይ ጥሩ ስሜት እየተሰማኝ እያመመኝ ስለሆነ። አሁን ላይ ጨው በደንብ አልጠቀምም እየቀነስኩ ነው። ነገር ግን ጨው የሚጠቀሙ ሰዎች አሉ ሁሉም ሰው በሚባል ደረጃ ምግቡ ላይ። ጨው እንጨምራለን ግን ጨው ስንጨምር በመጠኑ መሆን አለበት እኛን በማይጎዳን ኩላሊታችንን የማይጎዳን ውስጣችን በማይጎዳን አይነት መኩ ነው። ጨው መጠቀም ያለብን እርግጥ ነው ጨው ለራሱ የሆነ ጥቅም አለው። ነገር ግን በመጠኑ መሆን መቻል አለበት ጨው በደንብ ከበላን በኋላ ውሃ መጠጣት የማንችል ከሆነ በተለይ በቂ ውሃ የማንጠጣ ከሆነ ጨው በብዛት መጠቀም በጣም ለኩላሊታችን አደጋ ያስከትላልና በዛ ምክንያት ጨውን አብዝተን መጠቀም የለብንም ማለት ነው። ብዙ ሰው ጨውን ሲጠቀም አብዝቶ ይጠቀማል ከዛ በኋላ ውሃ ስለማይጠጣ የኩላሊት እና የተለያዩ የውስጥ በሽታዎችን ያስከትልብናል እና በዛ ምክንያት ጨውን አብዝቶ መጠቀም መቀነስ መቻል አለብን ማለት ነው። ሌላው ደግሞ ምንድነው? ምግብ ከሰራን በኋላ ጨውን እንዴት አድርገን ነው ምንጨምረው የሚለውን ነገር ብናይ ጨውን ብዙ ጊዜ የምንጨምረው ወይ ሊወጣ ሲል መሆን መቻል አለበት። አንደኛ የጨው እራሱ ጥቅም አለው እና አንዳንድ ጊዜ ወጥ ስንሰራ ምግብ ስንሰራ ጨውን አስቀድመን እንጨምር እና አብረን እናበስለዋለን በጣም ያ መሆን መቻል የለበትም። ነው የምለው እንደ እኔ ምክንያቱም ጨው ብዙ አብሮ ከበሰለ ጥቅሙን ላናገኘው እንችላለን። እና የጨው ጥቅም ደግሞ ሊወጣ ሲል ትንሽዬ ሳናበዛ ጨውን በመጠኑ በምንሰራው ምግብ ልክ በሰራነው ልክ መጨመር። ከዛ በጣም በጣም ሳይበስል ሳይቆይ አውርደን መመገብ አንደኛ የጨውን ጥቅም እናገኘዋለን ሲቀጥል ጨው ደግሞ ሳይበዛ በደንብ ትክክለኛ የሆነ የምግቡ ጣዕም እና ሳይጠፋ እንበላለን እንመገባለን ማለት ነው። ሌላው ደግሞ ምንድነው? ጨውን በምንጠቀምበት ሰዓት ጨው ያለው ምግብ ከበላን በኋላ በቂ ውሃ መጠጣት ነው። በቂ ውሃ ማንጠጣ ከሆነ ኩላሊታችን የጨው መጠን ይበዛና የኩላሊት ችግር ሊያመጣብን ስለሚችል ያ ደግሞ ጤናችን ላይ መጥፎ ነው። በዛ ምክንያት ልንጎዳ እንችላለን እና በተቻለን አቅም ጨውን የምንጠቀም ሰዎች ደግሞ ጨውን የምንወድ ሰዎች በደንብ ውሃ መጠጣት አለብን። ለምሳሌ እኔ ጨው እወዳለሁ ነገር ግን ውሃ አልጠጣም ያ ደግሞ ጤናዬን ላይ በተለይ ኩላሊቴን እያመመኝ ስለሆነ በዛ ምክንያት ጨውን መቀነስ ጀመርኩ ማለት ነው። ምክንያቱም ጨው ተጠቅሜ ብዙ ጨው ተጠቅሜ ውሃ በቂ ውሃ የማልጠጣ ከሆነ። ያው ጤናዬ ላይ ችግር ይፈጥራል ማለት ነው። ለዛ ወይ ጨውን መቀነስ ነው አለበለዚያ ደግሞ ውሃ በቂ ውሃ መጠጣት ያስፈልጋል። እኔ አሁን የምጠቀመው በቂ ውሃ ብዙ ስለማልጠጣ ጨውን ነው የምቀንሰው ጨው ቀንሼ ያው ውሃም እጠጣለው ነገር ግን የጨው መጠን ብዙ አልጠቀምም ትንሽዬ እያደረኩ ነው የምጠቀመው። እንደዛ ነው ጨውን የምጠቀመው ሌሎች ሰዎችም በእንደዚ አይነት መልኩ ጨውን ቢጠቀሙ ለጤናቸውም የጨውን ጥቅምም በቂ የሆነ የጨው ጥቅም ያገኛሉ ማለት ነው። እና ጨውን የሚወዱ ሰዎች ግን በብዛት ውሃ ቢጠጡ የሚለውን ነገር ምክር መለገስ እፈልጋለው። እኔም አሁን ላይ ጨውን እጠቀማለሁ ግን ብዙ አልጠቀምም የምንጠቀመው ትንሽ ነው። ውሃም በብዛት መጠጣት ስለ ብዙም ደካማ ስለሆንኩኝ ግን በተቻለኝ አቅም ወደፊትም ጨውን የምጠቀም ከሆነ ውሃ በደንብ እጠጣለሁኝ አለበለዚያ ግን የጨው መጠኔን አሁንም ቀንሼ ነው የምጠቀመው እንደዚሁ ቀነስ እያደረኩ ትንሽ ትንሽ እጠቀማለሁ ማለት ነው። እና ጨው አዎ እወዳለሁ ነገር ግን ጤናዬን ኩላሊቴን ስለሚያመኝ ቀነስ አድርጌ ነው የምጠቀመው።

በጣም እበላለሁኝ እንደውም በጣም ሚገርም ነው! አሁን ከቅርብ ሰዓት በፊት የበላሁት ገንፎ ነው። በጣም ነው የገረመኝ ጥያቄውን ሳየው ራሱ ገንፎ እበላለሁ በደንብ ነው ምበላው። ዛሬም የበላሁት ቁርስ ላይ ገንፎ ነው እና ገንፎ በጣም እወዳለሁ በደምብ ምመገበው ነው። ሲቀጥል ደግሞ ገንፎ መመገብ የተለያየ ጥቅም ይሰጣል። በተለይ ሰውነትን ከመገንባት ጋር ተያይዞ ጥሩ ሰውነት የተስተካከለ ጥሩ በተለይ ደግሞ ሰውነታቸውን ለከሱ ሰዎች የሚመገብ የሚመከር የምግብ አይነት አንዱ ገንፎ መመገብ ነው እና ገንፎውን በተለያየ አይነት እህል እህል ነው እህል ነው ሚዘጋጀው። ሰዎች በደንብ አድርገው እህሉን ያዘጋጁታል። ከዛም በኋላ በደንብ ተገንፍቶ ቅቤ ካለ በቅቤ ተደርጎ ይበላል። እኔም አሁን ዛሬ የበላሁት ቆንጆ እህል የገንፎ እህል ነው እና ያን በደንብ አዘጋጅቼ በቅቤ አድርጌ ነው ገንፎውን የበላሁት። በጣም ጥሩ ቁርስ ነበር የበላሁት። ሁሌም የምበላው በርግጥ እንደዛ ነው። ብዙ ሰዎችም እኛ ሀገር በተለይ ደግሞ እንግዳ ሲመጣ ቤት ላይ በዓል ሲሆን እንዲሁ አልፎ አልፎ ደግሞ ቤታችን ቁርስ ሰዓት ላይ እንጠቀመዋለን ገንፎን እና ገንፎ ደግሞ ያው ባህላዊ አንዱ ምግባችን ነው። በጣም ሁሉም ሰው በሚባል ደረጃ በተለይ ቤት ላይ እንግዳ ሲመጣ በዓላት ሲሆን ይዘጋጃል። በተለይ ደግሞ እርጉዝ ሴት ስትወልድ ሴት ላጅ ስትወልድ እኛ ሀገር እንደ ሀገር አብዛኛው ምትታረሰው በገንፎ ነው፤ ገንፎ ብቻ ነው በአብዛኛው ምትበላው፤ አጥሚት ነው ምትጠጣው፤ የገንፎ እህል ነው ምትበላው እና ገንፎን በደንብ እንጠቀማለን ማለት ነው። ያም በደንብ እንድት ሰውነቷ እንዲጠግናት ለወተት ስታጠባ ልጇን በምታጠባ ሰዓት እንዳትቸገርም ለወተቷም ለጡቷም ጥሩ ነው ስለሚባል ገንፎ በደንብ እንመገባለን፥ እኔም በደንብ እመገባለሁኝ። እናቴም አሁን ቤት ላይ ታዘጋጃለች ገንፎ እህል፥ ብዙ ጊዜ እንመገባለን ከቤታችን። ሰው ሲወልድም ቤታችን ሚጠየቀው በገንፎ ነው። ቤት ሰው ሲመጣም ከወለደ ቤት አራስ ለመጠየቅ ስንሄድም ገንፎ ነው ሚቀርብልን ባህላችን ገንፎ ማቅረብ ነው እና ገንፎ ነው ምንመገበው። ያም ለየት ያለ ባህል ነው ማለት ነው። ሌላውም በጣም ጥቅም አለው ነው። ጥቅሙም በጣም ሰውነትን በተለይ ከመገንባት ጋር ተያይዞ ከፍተኛ የሆነ ገንቢ ነው። ሰውነታችንን በደንብ በቀላሉ መገንባት ምንችልበት መንገድ አንዱም ገንፎን በመመገብ ነው። ገንፎ በጣም ጥሩና ለየት ያለ ምግብ ደስ የሚል ምግብ ነው። ሁሉም ሰው ቢመገበው የሚል ምክር አለኝ። በተለይ ደግሞ ሰውነታቸው ለተጎዳ በሽታ ላይ ለሆኑ ሰዎች፤ በቁስል ምናምን እንደዚህ ከፍተኛ የሆነ ጉዳት ለደረሰባቸው፤ ስብራት የተለያየ እንደዚህ ራሳቸውን ለመጠገን ገንፎን ቢበሉ በአጭር ጊዜ እራሳቸውን ቶሎ ለማገገም እና ራሳቸውን ለመጠገን ይጠቅማል። ገንፎ መመገብ በጣም ጥሩ ነው። እኔም አዎ እበላለሁ፥ ዛሬ ቁርሴንም የበላሁት ገንፎ ነው። በጣም ነው ደስ የሚለው ቁርስም በተለይ ቁርስ ሰዓት ላይ ገንፎ መመገብ ጥሩ የሆነ ውሎ አይርብም ገንፎ አንደኛ ከበላኸው በኋላ ይቆያል፥ ራሱ አይርብም። እንደ ሌላ ምግብ ቶሎ ሌላ ምግብ አያስፈልግም። ደስ የሚል የሚመች ምግብ ነው። ገንፎ መመገብ ደስ ይላል፥ እኔም እበላለሁ አዎ ገንፎ እበላለሁ።

አዎ ሳህኖችን ማጠብ እወዳለሁ በተለይ ከበላሁ በኋላ ሳህን የበላሁበትን ሳህን ሳላጥብ አልነሳም። ምክንያቱም ሳህኑን የበላሁበትን ካላጠብኩት በኋላ ዙሬም ሌላ ሰዓት ላይም ዙሬ ስለምመገብ። ለመመገብ እቸገራለሁ ሲቀጥል ደግሞ ንጽህናን ለመጠበቅም ያዳግተናል። እና ከበላን በኋላ ከምሳ ምሳ ከሆነ የበላሁት ምሳ ላይ በልቼ ከጨረስኩ በኋላ የበላሁበትን ሳህኖች በደንብ አጥባለሁኝ። ሳህኖችን በማጥብበት ሰዓት ደግሞ የተለያዩ የማጠቢያ ዘዴዎችን እጠቀማለሁ ለምሳሌ ሳሙና እጠቀማለሁ። ከሳሙና በተጨማሪ ደግሞ የማጠቢያ አንትኖችን እጠቀምና ውሃ እጠቀምና በደንብ አለቅልቄ የሰራሁበት ያጠብኩበትን ውሃ ደፋፍቼ። እንደዛ ነው ሳህኖቼን አጥቤ ምግብ ምመገበው።

አዎ በእጅ የሚሰራ ስራ አደርጋለሁ። ያ ማለት ምንድነው? ብዙ ጊዜ በእጃችን የሚሰሩ ስራዎችን ነው የምናደርገው። በተለይ ደግሞ በእጅ የሚሰሩ ስራዎች ከልምድም አንፃር ከገቢ ምንጭም አንፃር ትልቅ ገቢ የምያስገኙ በእጅ ስራ የሚሰሩ ብዙ ስራዎች አሉ። እና ያን መስራት ደግሞ ጥሩ እና ጠቀሜታ ስላለው እኔም በእጅ የሚሰራን ስራ አደርጋለሁ።

አሁን በምን መስመር ላይ ሙዚቃ እሰማለሁ ምክንያቱም ብዙ ጊዜ በመስመር ላይ የሄድኩኝ መንገድ ላይ የሄድኩኝ ሙዚቃ ስሰማ ያው ለስለስ ያሉ ሙዚቃዎችን ነው የምሰማው። በተለይ ደግሞ ራሴን ለመዝናናትና ራሴን ፈታ ለማድረግ ስሞክር መንገድ ላይ ወክ እያደረኩኝ የተንቀሳቀስኩኝ እየሄድኩ መስመር ላይ ሙዚቃ እሰማለሁ በደንብ አዳምጣለሁ ማለት ነው

አዎ ሌሎችን መርዳት እወዳለሁኝ ሌሎችን መርዳት በጣም የሚያስደስተኝና በጣም ራሴን ከሚያረካኝ ነገር ትልቁ ነገር ሌሎችን መርዳት ነው። ምክንያቱም ሌሎችን መርዳት ደግሞ በተለይ ደግሞ ከእኛ በታች የሆኑትን መርዳት ማገዝ በጣም ትልቅና መልካም ነገር ከሚባሎቶች ውስጥ አንዱ ስለሆነ ሌሎችን መርዳት እወዳለሁ።

ስራዬ በጣም አድካሚ አይደለም ያው የተወሰነ ነው ብዙም በጣም አድካሚ ነው ባይባልም የተወሰነ ያደክማል። ነገር ግን በስራዬ ደስተኛ ስለመሆን ብዙም የድካሙ ስሜት አይሰማኝም። ለዛም ደስተኛ ሆኜ ነው የምሰራው። እና በጣም አድካሚ አይደለም የተወሰነ ያክል ነው። ያንም እረፍት ስላለኝ በእረፍት ሰዓቴ በደንብ ራሴን በመንከባከብ ለራሴ ጊዜ በመስጠት ስራዬን ድካሜን እንዳይሰማኝ አደርጋለሁ።

መዋኘት አልችልም ግን በጣም የሚያስደስተኝ ነገር ቢኖር መዋኘት ነው ብችል በጣም ደስ ይለኛል ምክንያቱም ብዙ ጓደኞቼ ዋና ይችላሉ እና እነሱ ሲዋኙ እኔ ከውጪ ሆኜ ነው የማያቸው እና እነሱን በማየት ነው ብዙ ጊዜን የማሳልፈው። እነሱ ጋር ዋና ቦታ ሄደን በሚዋኙ ሰዓት እኔ መዋኘት አልችልም።

አዎ ለስራ እጓዛለሁኝ ለስራ በምጓዝበት ሰዓት በተለይ አንዳንድ አካባቢ። ከሰፈሬ ካለውበት መኖሪያ ቤቴ ወደ ስራ ቦታዬ ትንሽ ራቅ ስለሚል ጉዞ አድርጌ ነው የምሄደው። እና በዛ ምክንያት እጓዛለሁኝ። ለስራዬ ጉዞ አድርጌ ነው ወደ ስራ ቦታ ምሄደው ምክንያቱም ቅርብ አይደለም የስራ ቦታዬ። በዛ ምክንያት ለስራዬ እጓዛለሁ።

እኔ የምመርጠው ጥላ ቦታ ነው ፀሀይ የምመርጥበትም ሁኔታ አለ ግን ፀሀይን ጠዋት ላይ ብቻ ከሆነ ነው የምመርጠው ከዛ ውጭ ጥላ ነው የምመርጠው። ምክንያቱም ፀሀይ ብዙ ጊዜ የጽሃን ሲመታኝ ቆዳዬን ይጠቁራል። ምቾት አይሰጠኝምና ጥላ ነው የምመርጠው። ብዙ ጊዜ የምመርጠው የኔን ምርጫ ጥላ ነው።

የምጠቀመው ትራስ አንድ ነው። አንድ ትራስ ነው የምጠቀመው ምክንያቱም አንገቴን ያመኛል ከዛ በላይ ከተጠቀምኩ አንድም የምጠቀመው በጣም መጠኑ መጠነኛ የሆነ ትክክለኛ ትራስ ነው። ከዛ በላይ ከተጠቀምኩኝ ምቾት አይሰጠኝም ስተኛ ሌላም ከተኛው በኋላ ስነሳም ደግሞ አንገቴን ያመኛልና ለዛ የምጠቀመው አንድ ትራስ ብቻ ነው።

አዎ ጊዜን በደንብ አስተዳድራለሁ። ምክንያቱም ያለ ጊዜ ህይወታችን የተበላሸ ነው የሚሆነው። ጊዜን ደግሞ በደንብ አድርጎት ከያልተያዘ በደንብ መድበን ታስተዳድረን ካልያዝነው ጊዜ የሚባክንብናል። ለዛ ጊዜን በደንብ አድርጌ ነው መድቤ አስተዳድሬ ነው የምጠቀመውና ገዜን በደንብ አስተዳድራለሁ።

ጭንቀት ሲሰማኝ የተለያዩ ነገሮችን አደርጋለሁ። ለምሳሌ ሻወር እወስዳለሁ፣ መጽሐፍ አነባለሁ፣ ወጥቼ ወክ አደርጋለሁ ንጹህ ቦታዎች እሄድ እና አረንጓዴ ቦታዎች ላይ ነፋሻማ ቦታዎች ላይ አካባቢ ራሴ ጋር እዝናናለሁ ንጹህ አየር እቀበላለሁ፣ እንደዛ እያደረኩ ራሴን ጭንቀቴን ለማስለቀቅ እሞክራለሁ።

አይ በምን በድን ቋንቋ አላምንም። ምክንያቱም ብዙም አላውቅም በድን ቋንቋ ምን እንደሆነ? በዛም ምክንያት በዛ አላምንም። በድን ቋንቋም ብዙም የማውቀው ነገር የለኝም። በዛም ምክንያት በድን ቋንቋ አላምንም።

አዎ የማስታውሰው ጥሩ መምህር አለ በተለይ ደግሞ ስምንተኛ ክፍል እያለሁ የማስታውሳት የስነዜጋ እና የስነምግባር መምህር ነበረችኝ። በጣም ጥሩ መምህር ነበረችኝ በጣም ጥሩ። ስታስተምር ተማሪዎቿን በደንብ የምታስተምር በተለይም ስነ-ምግባር ዙሪያ ላይ ደግሞ የምታስተምር ስለነበረ። በጣም የምንወዳት እና የምናከብራት ጥሩ መምህር እናት ማለት ነው።

ለምን ያህል ጊዜ በዚህ ስራ ሰርተሃል? የሚለው ብዙ ጊዜ አልሰራሁም። አሁን የመጀመሪያዬ ነው። ስለ በሲሊንሲዮ ስራ እኔ መስራት ጀመርኩኝ አሁን የመጀመሪያዬ ነው ከዚህ በኋላ ግን በደንብ መስራት እፈልጋለሁኝ። ስራውን በደንብ የወደድኩት ስራ ስለሆነ በደንብ ብሰራ ደስ ይለኛል።

አዎ ዋይፋይ እጠቀማለሁ አሁንም ይሄን ስራ በምሰራበት ሰዓት ዋይፋይ ነው የምጠቀመው። ምክንያቱም ዋይፉይ ካልሆነ ሌላ ዳታ ተጠቅመን ስራውን መስራት ትንሽ ይከብደናል። ዋይፋይ ትልቅ እና በጣም ትልቅ ጥቅም ያለው ብዙ ሰው የሚጠቀመው። ይሄ አሁን ላይ የመጣ የቴክኖሎጂ ውጤት ነው። አዎ ዋይፋይ እጠቀማለሁ።

የቅርብ ጓደኛዬ በጣም የምወዳት ጥሩ ጓደኛ አለችኝ። ከድሮ ከትምህርት ቤት ጀምረን አብረን አሁንም በስራ አለም ውስጥ ሆነን ደግሞ አንድ ስራ ቦታ ባንሆንም የተለያየ ስራ ቦታ ላይ። ግን አብረን ነው የምንውለው ብዙ ጊዜ አብረን እንገናኛለን በጣም ጥሩ የምወዳት ቅርብ የሆነች ጓደኛ አለችኝ። በጣም ነው የምወዳት እሷም ጥሩ የሆነ ጥሩ ልጅ ናት። እኔም በጣም ነው የምወዳት።

አዎ የህዝብ ማመላለሻ መኪና ትልቁን መኪና ነው የምጠቀመው ወደ ስራ ስሄድም በተለይ ደግሞ ከስራው በምመለስበት ሰዓት የምጠቀመው የህዝብ ማመላለሻ ትልቁን መኪና ነው ባሱን ነው የምጠቀመው። ምክንያቱም አንደኛው ዋጋውም ክፍያውም ብር የምንከፍለው ብር ጥሩ ነው። ሳንቲሙ ሌላ ደግሞ በምፈልግበት ሰዓት ስራ ስንወጣ የምናገኘው እሱን ስለሆነ። የህዝብ ማመላለሻ ትልቁን መኪና ነው የምጠቀመው።

የምወደው መክሰስ ምንድነው? አንዳንድ ጊዜ ፈጢራ እበላለሁ የተከቀለ ድንች ካለ በተለይ ስኳር ድንች ደስ ይለኛል። ብዙ ጊዜ መክሰሳ ላይ ቀዝቀዝ ያሉ ነገራቶችን እጠቀማለሁ። ያ ማለት እንደ ጣፋጭ ነገር እጠቀማለሁ። መክሰስ ሰዓት ላይ ብዙ ጊዜ ድንች እንደዛ ፋጢራ እበላለሁ።

በመታጠቢያ ቤት ስሆን አንዘምርም ምክንያቱም ብዙ ጊዜ በምታጠብበት ሰዓት ወሬም አናወራም በቃ ዝም ብዬ ነው። እምታጠበው ታጣጥቤ ከወጣ በኋላ ነው የምዘምረው ወሬም ብዙ ጊዜ የማወራው። መታጠቢያ ቤት ውስጥ በመሆንበት ሰዓት ምንም አይነት ወሬም ሆነ ድምጽ አናሰማም ዝማሬም ሆነ ድምጽ ወሬም አላሰማም።

ሹራብ መስፋት አልችልም። ምክንያቱም በጣም ነው የሚከብደው ሹራብ መስፋት። ግን በጣም ነው የሚያስደስተኝ እና ደስ የሚለኝ የእጅ ስራዎች ውስጥ አንዱ የሆነውን ሽራብ መስፋት ብለምድ ደስ ይለኛል። ነገር ግን አሁን ላይ ሽራብ መስፋት ሆነ ምንም አይነት ሽራብ ጋር እውቀቱም ችሎታውም የለኝም። ሽራብ መስፋት አሁን ላይ አልችልም

ብስክሌት አልጋልብም። አልችልም ብስክሌት መጋለብ ብዙም ችሎታው የለኝም። ነገር ግን ብችል በጣም ደስ ይለኛል። አሁን ላይ ግን ብስክሌት መጋለብ አልችልም። ችሎታው የለኝም። ብስክሌት ለመጋለብ በደንብ ልምምድ ማረግ ያስፈልጋል። እኔ ግን አሁን በዚህ ሰዓት ብስክሌት መጋለብ አልችልም

የምወደው መጠጥ ለስላሳ መጠጥ ነው በተለይ ደግሞ ስፕራይት ስቲም ስቲም የሚባል መጠጣጥ መጠጥ አለ እሱን በጣም እወዳለሁ። ስፕራይት ደግሞ ምግብ ከበሁ ቆይቼ በኋላ ደግሞ ስፕራይት መጠጣት በጣም ያስደስተኛል። እና የምወደው መጠጥ ስፕራይት እና ስቲም ነው በተለይ ስፕራይት በጣም ደስ ይለኛል። ቀዝቀዝ ያለ መጠጥ በጣም እወዳለሁ

ያው እድለኛ ነገር አለኝ። ብዙ ጊዜ እድለኛ የምሆንባቸው ነገራቶች አሉ። ነገር ግን ደግሞ እድለኛ የማልሆንበት ነገራቶችም አሉ። ብዙ ጊዜ ግን ያው በነገ በምሰራቸው ስራዎችም እድለኛ ነኝ ይሳካልኛል። ነገር ግን ደግሞ አንዳንድ ስራዎች ላይ ደግሞ እድለኛ አደለሁም

አዎ አዎ አቧራ ችግር ይፈጥርብኛል። በተለይ ብዙ ጊዜ አቧራ ከሸተተኝ ጉሮሮዬን ያመኛል። ሽታው ለዛም አልፎ በጣም ያስነጥሰኛል እንደ ሳይነስ ያመኛል። እና አቧራ ብዙ ጊዜ ችግር ይፈጥራል። ችግር በጤናዬ ላይ ይፈጥርብኛል። ለዛም ንጹህ አየር ነው ብዙ ጊዜ የምፈልገው። አዎ አቧራ ችግር ይፈጥርብኛል

አዎ ቃሌን እጠብቃለሁ። በተለይ ሰዎችን ደግሞ ቃላችን ቃላችሁን ቃላችን የማንጠብቅላቸው ከሆነ ሰዎች ዘንድ ያለን ታመኔታ ስለሚቀንስ ለዛም በደንብ ቃሌን እጠብቃለሁ። ለምገባው ቃል በሙሉ ቃሌን አላጥፍም፣ ቃሌን በደንብ እጠብቃለሁ።

ባህላችን በባህላችን ሰርግ በተለያየ አይነት መልኩ ይከናወናል በተለይ በእኛ አካባቢ ባህል። ሰርግ የሚከናወነው በቤተሰብ ነው በወላጅ በ ቤተሰብ ነው። ሙሽራዎችን የሚያገናኘው ከዛም በኋላ ሰርጉ ይፈጸማል። ሰርጉ ሲፈጸምም የራሱ የሆነ ባህላዊ እሴት አለው። በዛ መሰረት ነው ሰርጉ የሚካሄደው

የሙዚቃ መሳሪያ መጫወት አንችልም ያው ብዙ ጊዜ የሙዚቃ መሳሪያ መጫወት ሚጫወቱ ሰዎች የራሳቸው ተሰጥቶ ያላቸው ሰዎች ናቸው። እኔ ደግሞ ብዙም የመሳሪያ የመጫወት የሙዚቃ መሳሪያ መጫወቻ ችሎታው የለኝም። ነገር ግን ያው እሚጫወቱ ሰዎችን ሳይ ደስ ይለኛል።

በቤቴ የተለያዩ አይነት እቃዎች አሉ። አልጋ አለኝ ቁምሳጥን አለኝ። ፍሪጅ ቴሌቪዥን አለኝ። በጣም ብዙ አይነት የቤት እቃዎች አሉኝ። ማሽኖች አሉኝ። ኦቭን አለኝ። ከኩሽና ቤት ጀምሮ ወደ ሳሎን። ሶፋ አለኝ። ቲቪም አለኝ። ያው ብዙ የቤት እቃዎች አሉኝ።

ማታ የምመገበው ሰዓት አስራ ሁለት ሰዓት ላይ ነው አስራ ሁለት ሰዓት ላይ። ያው በጊዜ ማለት ነው የምገበው ምክንያቱም በጊዜ ከበላሁኝ ቶሎ ስን በመኝታ በምተኛበት ሰዓት ምግብ። ሰዓቴ ጋርስ እንዳይጋጭ በመኝታ ሰዓቴ ጋር በጊዜ ቀደም ብዬ አስራ ሁለት ሰዓት ላይ ነው። እኔ ምግብ የምመ የምመገበው ምሽት ላይ ወይም ማታ ላይ። አስራ ሁለት ሰዓት ነው ምበላው

አወ ስራዎችን በቅደም ተከተል ማስቀመጥ እችላለሁ ወይም አስቀምጣለሁ። ለምሳሌ የምሰራቸውን የሳምንቱን ስራዎች ካሉኝ። ከዛ እነሱን ስራ በቅደም ተከተል አስቀምጨ በዛ እቅድ መሰረት ነው ስራዎችን የምሰራው። እንጂ ዝም ብዬ ስራዎችን አልሰራም። ለምሳሌ እምሰራው ዛሬ ወጥ መስራት ካለብኝ ከዛ ልብስ ማጠብ ካለብኝ ከዛ የሆነ ቦታ መሄድ ካለብኝ። እንደዚህ እንደዚህ አድርጌ እምሰራቸውን ስራዎች በቅደም ተከተል ነው እማስቀምጣቸው

ትምህርት ቤት ላይ ያለው የተማርኩ በነበርኩበት ሰዓት የምወደው የትምህርት አይነት አንዱ ስነዜጋና ስነምግባር ነው። ሌላው ኬሚስትሪ ነው። ኬሚስትሪን በጣም የምወደው የትምህርት አይነት ነው። ሌላው ደግሞ ባዮሎጂ ነው። እነዚህን ሶስት ትምህርቶች በጣም የምወዳቸው ትምህርት አይነቶች ናቸው። በጣም ነበር ደስ እያለኝ የምማራቸው።

የምወደውን ሽታ ያው የሽቶ ሽታ ነው ደስ የሚለኝ ሽቶ ሽታ ደግሞ የተለያየ አይነት የ ሽቶ ሽታ አለ። ያንም ምንድነው? ብዙ ለስለስ ያለና ቀለል ያለ ሽቶ ሽታ በጣም እወዳለሁ። ሌላ ደግሞ የናናና የናና ለሻይ የምንጠቀመውን ቅጠል የናና ሽታው በጣም ደስ ይለኛል

አዎ በጣም ነው ደስ የሚለው ፀሀይ ስትጠልቅም እመለከታለሁ በተለይ ወደ ማታ አከባቢ በምትጠልቅበት ሰዓት ያላት ከለሯና ውበቷ በጣም ለየት ይላል። ከዛም አልፎ እየተመለከትኩኝ ፎቶም አነሳለሁ። እና ፀሀይ በምትጠልቅ ሰዓት መመልከት በጣም ነው የሚያስደስተኝ ነገር ነው

አዲስ ነገር መማር እፈልጋለሁ የምፈልገውም አዲስ ነገር ብዙ ጊዜ ከቴክኖሎጂ ጋር የተያያዘ አዲስ ነገራቶችን መማር በጣም ደስ ይለኛል። በተለይ አዳዲስ የቴክኖሎጂ ፈጠራዎችን መማር ደግሞ በጣም የምፈልገውና የሚያስደስተኝ። አዲስ እውቀት መገበይ መገበየት የምፈልገው ቴክኖሎጂ ጋር የተያያዘ አዳዲስ ነገራቶችን መማር በጣም እፈልጋለሁ።

የመጠጥ ውሃን እኔ ገዝቼ ነው ምጠጣው ከሱቅ ገዝቼ ነው የመጠጥ ውሃን ምጠቀመው። ያ የመጠጥ ውሃ ደግሞ ከከርሰ ምድር ምድር ነው ተዘጋጅቶ ወደ ሱቆችን ተከፋፍሎ በሽያጭ መልክ የሚቀርብልንና እኔም ያኔ የሚሸጥ ውሃ ነው እየገዛሁኝ የምጠቀመው

በመስመር ላይ ቪዲዮ አልመለከትም ብዙ ጊዜ እንዲሁ ነው ዝም ብዬ ነው መስመሬን ይዤየምሄደው። ምክንያቱም መስመር ላይ ብዙ ቪዲዮ ማየት አያስደስተኝም። ምናልባት ግን አውዲዮ ማዳመጥ መስመር ላይ አዲስ አዳምጣለሁ ቪዲዮ ግን አልመለከትም።

አዎ ቅጽል፥ ቅጽል ስም አለኝ። እንደውም ብዙ ጓደኞቼ ኬምሪ እያሉ ይጠሩኛል እና ያው የምወደው ስም ነው፥ ሲጠሩኝም ደስ ይለኛል። ብዙ ሰዎች የራሳቸውን የቅጽል ስም አላቸው እኔም ጓደኞቼ በተለይ በብዛት የሚጠሩኝ ጓደኞቼ ናቸው። ያም ቴም ኬን ቴምር ነው ስሜ፥ ኬምሪ እያሉ በቅጽል ስሜ ይጠሩኛል።

የእቃ ቁጥጥር ለምሳሌ በምሰራበት ስራ ላይ እቃዎቼን በደንብ እቆጣጠራለሁ፤ አደርጋለሁ። ቤቴ ላይም ስገባ እቃዬን በደንብ እቆጣጠራለሁ ምክንያቱም እቃዬን በተለይ በምሰራበት ስራ ቦታ ላይ እቃዬን እማልቆጣጠር ከሆነ ሌላ ሰው ሊወስድብኝ ይችላል በዛም ተጠያቂ ልሆን ስለምችል እቃዬን በደንብ እቆጣጠራለሁ።

አሁን በቡድን መስራት በጣም እወዳለሁ በተለይ ደግሞ ብዙ ስራዎች ስለሚበዛብኝ ስራ ስራ ቦታ ላይ። በብዛት በቡድን ሆነን የምንሰራው ከሆነ። ያው ከአንድ ብርቱ ሁለት ኮሳሳ አይደል የሚባለው። እንም እንተጋገዛለን አንዱ ያልቻለውን አንዱን እየተጋገዝን እንሰራለን በቡድን መስራት በጣም እወዳለሁ

ባዶ እግር መራመድ አላውቅም እኔ ያለ ጫማ በእግሬ ብቻ መራመድ አልችልም። ምክንያቱም የሆነ ነገር ይወጋኛል ወይም ከመታኝ እግሬን ያመኛል። ሊያመኝ ስለሚችል በባዶ እግሬ መራመድ ተራምጄም አላውቅም መራመድም አላውቅም። እኔ ጫማ ለብሼ ነው በምራመደው።

ኢሜል የምልከው አንድ ኢሜል ነው ሌላ ኢሜል የለኝም በአንድ ሚል ነው የምጠቀመው። ለሌሎች ሰዎችም የምልከው አንድ ኢሜል ብቻ ነው። ከዛ በላይ አልክም። ያለኝ አንድ ኢሜል ብቻ ስለሆነ በአንድ ኢሜል ነው የምልከው።

የምወደው እንስሳ ድመት ነው። የቤት እንስሳ ነው የምወደው፣ እሷም ድመት ነው፣ ድመት በጣም ደስ የምትለኝ እንስሳ ናት፣ የቤት እንስሳ ናት፣ በጣም ታዛናኛለች ቤት ላይ በጣም ነው። የምንቅ የምቀርበው ድመትን በጣም የምወደው የቤት እንስሳ አንዷ እሷ ናት፣ ከእንስሳቶች በጣም የምወዳት ድመትን